ስንት? ቁአንቁአ ትችላለህ ለሚለው በእኛ አካባቢ ብዙ ቋንቋዎች ይነገራሉ ከዛ ውስጥ የኔ የአፍ መፍቻ ቋንቋ አማርኛ ነው። አማርኛ በጣም ጎበዝ ተናገሪ ነኝ። በተጨማሪ አፋን ኦሮሞም እናገራለሁ። እንግሊዘኛም እችላለሁ። ግእዝም አወራለሁ ግእዝ የኢትዮጵያ ኦርቶዶክስ ቋንቋ ነው። ግን የተወለድኩት በትና የተወለኩበት ቦታ በመሃል ብዙ ጊዜ አማርኛ ስለሚወራ። ቤተሰቦቼ አማርኛ ተናጋሪ ስለሆኑ አማርኛ እያወራሁ ነው ያደግኩት። አካባቢዬ ግን ብዙ ኦሮምኛ ተናገሪ ልጆች ስላሉ ኦሮምኛ ቋንቋ በዛ ልለምድ ችያለሁ። እንግሊዘኛ ደግሞ በትምህርት ነው ያዳበርኩት ጎበዝ እንግሊዘኛ መናገር እችላለሁ ግእዝም እችላለሁ ማለት ነው። በአጠቃላይ አንድ ላይ አራት ቋንቋዎችን መናገር እችላለሁ ማለት ነው። ከዛ በተጨማሪ ምሰማቸው አለ። ብሰማቸው የሚገቡኝ አሉ ለምሳሌ የአረብኛ ቋንቋ መናገር ባልችልም ይገባኛል። ግን አንዳንድ ቆንቁአዎችን አረበኛም እሞክራለሁ። ቻይነኛም ትንሽ ትንሽ እችላለሁ ምክንያቱም ስራው ከቻይኖች ጋር ስለሆነ ትንሽ ትንሽ ቻይነኛም አወራለሁ መለስ ነው። ግን እንደ አጠቃላይ አራት ቋንቋዎችን እችላለሁ። ሁለት ቋንቋዎችን ደግሞ በደንብ ባልናገርም ሰምቼ ግን መልስ እሰጥባቸዋለሁ። አካባቢዬ ላይ የሚነገረው ቋንቋ አብዛኛው ኦሮምኛ ነው። ኦሮምኛም በጣም ጥሩ ተናጋሪ ነኝ። መጽሐፍም ማንበብም እችላለሁ በኦሮምኛ ግን እንደ አማርኛ አይደለም አማርኛ መጻፍም ማንበብም እችላለሁ በጣም ጎበዝ። ጎበዝ ከሚባሉት ተናጋሪዎች ውስጥ አንዱ ነኝ አማርኛን ኦሮምኛም እንደዛው ነኝ። እንግሊዘኛም እችላለሁ። እንግሊዘኛም እናገራለሁ እጽፋለሁ እንግሊዘኛም በጣም ፐርፌክት ተናጋሪ ነኝ ማለት ነው። አንድ ላይ በአጠቃላይ አራት እችላለሁ አራት ማለት አማርኛ በደንብ እናገራለሁ እሰማለሁ በጣም እግባባለሁ። ሁለተኛው ኦሮምኛ ቁአንቁአ በደንብ አወራለሁ ሰማለሁ እግባባበታለሁ። ሶስተኛ እንግሊዘኛ እንግሊዘኛም በደንብ አወራለሁ እሰማለሁ እግባባበታለሁም ከሰው ጋር ማንበብም መጻፍም እችላለሁ። አራተኛ ግእዝ ግእዝም ማንበብ እችላለሁ። መጻፍም ማውራት እችላለሁ። አምስተኛ አረብኛ አረብኛ ቋንቋን በደንብ በደንብ አቀላጥፌ ባልናገርም ትንሽ ትንሽ እችላለሁ። ስድስተኛ የቻይንኛ ቋንቋ የቻይንኛ ቋንቋም እችላለሁ በደንብ እችላለሁ ሳይሆን አንዳንድ ትንንሽ ፐርፌክት ተናጋሪ ባልሆንም ቻይነኛ ቋንቋ እችላለሁ መጻፍ አልችልም ግን እነሱ የሆነ ነገር ሲፈልጉ እመልስላቸዋለሁ። አንድ ላይ በጣም አራቱም ቁአንቁአዎች ማለትም አማርኛ ኦሮምኛ እንግሊዘኛ እና ግእዘኛን ጎበዝ ተናጋሪ ነኝ። መስማትም ማንበብም እችላለሁ በእነሱ ሁለቱም ግን አረበኛና ቻይንኛን ግን መጻፍ ባልችልም አወራቸዋለሁ አንዳንድ በደንብ ተናጋሪ ባልሆንም እግባባበታለሁ እግባባለሁ በእነሱ ማለት ነው። አጠቃላይ አንድ ላይ ስድስት ቁአንቁአዎችን እችላለሁ ማለት ነው። በእኛ አካባቢ ብዙ ቋንቋዎች ይነገራሉ። ከዛ ውስጥ የኔ የአፍ መፍቻ ቋንቋ አማርኛ ነው። አማርኛ በጣም ጎበዝ ተናገሪ ነኝ አፋን ኦሮሞም እናገራለሁ እንግሊዘኛም እችላለሁ ግእዝም አወራለሁ ግእዝ የኢትዮጵያ ኦርቶዶክስ ቋንቋ ነው ግን የተወለድኩት በትና የተወለኩበት ቦታ አማርኛ ብዙ ጊዜ አማርኛ ስለሚወራህ ቤተሰቦቼ አማርኛ ተናጋሪ ስለሆኑ አማርኛ እያወራሁ ነው ያደግኩት አካባቢዬ ግን ብዙ ኦሮምኛ ተናገሪ ልጆች ስላሉ ኦሮምኛ ቋንቋ በዛ

ማር ትወዳለህ ለሚለው ጥያቄ አዎ በጣም ማር እወዳለሁ። ጠዋት ጠዋት ተነስቼ ቁርስ ከመብላቴ በፊት ሁለት ሁለት ንጹህ ማር እመገባለሁ። ለእሁድ ጥሩ ስለሆነ ጠዋት ጠዋት ሁለት ማንኪያ ማር ቁርስ ከመብላቴ በፊት እመገባለሁ። ማለት ነው።

ይወዱታል ለሚለው ጥያቄ ያው አካባቢዬ በጣም ነው የምወደው። በደን የተሸፈነ አካባቢ ስለሆነ። አካባቢዬም በጣም ነው የምወደው በብዙ ዛፎች ተከብቤ ስለምኖር። ጥላም ስላለ በአካባቢዬም በጣም እወዳለሁ። ነፋሻማ ቦታ ስለሆነ አካባቢም በጣም ነው የምወደው።

መስመር ላይ ሙዚቃ ትሰማለህ? ለሚለው አዎ በመስመር ላይ ስሄድ ሙዚቃ እሰማለሁ። ብዙ ጊዜ ብቸኝነት ስለሚያጠቃኝ ኤርፎን አድርጌ በመስመር ላይ ስሄድ ሙዚቃ እሰማለሁ። በጣም የሙዚቃ አድናቂ ስለሆንኩኝ ሙዚቃየን እሰማለሁ። በምሄድበት ቦታ ሁሉ ሙዚቃ አዳምጣለሁ። እሰማለሁ።

ጎሬቤቶቹችህ ጋር ጥሩ ግንኙነት አለህ? ለሚለው ጥያቄ አዎ ከጎረቤቶቹ ጋር ጥሩ ግንኙነት አለን። እንግባባለን። ማህበራዊ ህይወትንም አብረን እናሳልፋለን ለበአል እንጠራራለን። በመደበኛ ህይወትም ቡና ጠጡ ፕሮግራምም ሲኖርም እንጠራራለን። ጥሩ ግንኙነት አለን።

ስለ ቤተሰብ ንገረኝ ለሚለው ጥያቄ? ቤተሰቦቼ እናትና አባቴ አሉ። ሁለት እህቶች አሉ። አንድ ወንድም አለኝ እኔ የቤቱ ሶስተኛ ልጅ ነኝ። አንደኛ ታላቃችን ወንድ ነው። ሁለተኛ ሴቷ ናት። ሶስተኛ እኔ ነኝ አራተኛ ሴት አለች። አባት እናቴ። ሁለት እህትና አንድ ወንድም አለኝ ማለት ነው። አንድ ላይ ስድስት ነን ማለት ነው

ሹራብ መስፋት ትችላለህ ለሚለው ጥያቄ? ብዙም አልችልም ግን እሞካክራለሁ። ድሮ እቴ ስሰራ አያለሁ። ሹራብ ለመስፋት የሚያገለግሉን በባህላዊ መንገድ ከሆነ ክርና ክሮሽ ነው። ክርና ክሮሽን ይዘን በእጃችን እንሰራለን ማለት ነው። ግን በዘመናዊ መንገድ እቴ የተማረችው ዩኒቨርሲቲ የተማረችው እቴ በጋርመንት ነው። እና እሷ ናት ብዙ ጊዜ እምትሰፋለን እኔ አልችልም ግን እሷ ስሰራ አያታለሁ። ሹራብን ለመስፋት የሚያገለግሉን እንደኛ ጨርቅ ነው። ጨርቁ ኮተን መሆን አለበት። ጨርቁን ካገኘን ዲዛይን እናውጣበትና ከዛን በዲዛይኑ መሰረት እንቆርጧለን። ከዛን የተቆረጠውን መትረን ቆርጠን ካዘጋጀን በኋላ። ወደ ማሽን ወይ ወደ መስፊያው ማሽን ወደ ልብስ ስፌት ማሽን እያስገባን እንሰፋለን ማለት ነው። ሰፍተን በቆራረጥነው ቅርጽ ሰፍተን በቅርጽ እናወጣዋለን። ከዛን ያን የወጣውን ቅርጽ እንይዘውና ጫፍ ጫፉን እናስተካክለዋለን የሚቆረጠው ካለ እንቆርጣለን። የማይቆረጥ ካለ ደግሞ እንተዋለን ከዛን እሱን አድርገን ከጨረስን በኋላ ጫፍ ጫፉን እለጉመዋለን። መለጎም ያስፈለገብን ምክንያት አንደኛ ክሮቹ ወደ ውጪ እንዳይወጡ እንዳይበታተን። ማለትም አንድ ክር ከሳብን ሁሉም ተያይዞ ስለሚወጣ። ግዴታ መሸብሸብም እንዳያጋጥም ግዴታ ጫፍ ጫፉ መለጎም አለበት እሱን እንሎግመዋለን። እሱ ከተለጎመ በኋላ አንዳንድ የሚቀሩ ክሮች የተረፉ ክሮች ስላሉ እነሱን የተረፉ ክሮችን እነሱን እንቆራርጣለን። ከዛ እነሱን ከቆራረጥን በኋላ ሁሉንም በስትሬት አድርገን ከቆራረጥን በኋላ ከዛን ወደ እንትን እናስገባዋለን ወደ ማሞቂያ ማለት ነው። ወይ ወደ ማሞቂያ ወይ ባለን ወይ ወደ እንተኩሷለን ማለት ነው። ምክንያቱም ስንሰፋ የተጨማደደ ሊሆን ስለሚችል የተጨማደደው ቦታ ደግሞ ስትሬት መስተካከል መኖር ስላለበት በማሞቂያ እናሞቋለን። ከማሞቂያ ያስፈለገበት ምክንያት ደግሞ ስንሰፋ የዘለለነው ቦታ ሊኖር ይችላል። ወይ ደግሞ መስመር የወጣበት ቦታ ሊሆን ይችላል። ወይ ደግሞ አንዳንዴ ማሽኑም ክሩን በስነስራት ላያስገባ ስለሚችል። ከተኮስን በኋላ እናስገባውና አንድ ላይ ሁሉንም አስተካክለን ከዛን አንድ ላይ እናደርግና ተኩሰን የተተኩሰውን ሁሉ ቦታ ቦታ እናስይዝና ከዛን እንጨርሳለን ማለት ነው። ከዛን የእጅ ጫፏን እሷም በብቻዋ ስለምትሰራ ሁሉንም ከጨረስን በኋላ እሷን እናመጣና ከእጀታው ጋር አንድ ላይ እንሰፋዋለን ማለት ነው። በዘመናዊ መልክ ከሆነ ቁልፍ ልናስገባበት እንችላለን። ወይ ደግሞ ዚፕ ልናደርግበት እንችላለን። ብዙ ጊዜ ግን ሹራቦች ቁልፍ ስለሚደረግባቸው የቁልፋቸውን ቦታ ቀደን እንዳይሸበሸብ አድርገን አንድ ላይ ጫፉን እንሰፋና ቁልፍ የሚደረግበትን ቦታ እሱንም ካስተካከልን በኋላ አንድ ላይ እጀታውንም እናስተካክልና ከዛን ያልቃል ማለት ነው። ሹራብ መስራት በጣም የሚከብድ ስራ ነው እውቀት የሚጠይቅ ስራ ነው። ግን ያው ቀላልም ከባድ ነው ተብሎ ስለማይተው ሹራብ እሞክራለሁ እቴ ስትሰፋ ስላየሁ። የተማረችው እዛ ምትሰራበትም ቦታ እዛ ስለሆነ አያለሁ

የአካል ብቃት እንቅስቃሴ ታደርጋለህ ለሚለው ጥያቄ? አዎ በሳምንት አራት ቀን የአካል ብቃት እንቅስቃሴ አረጋለሁ። ሁለቱን ቀን ደግሞ በማታ አረጋለሁ አራቱን ቀን ጥዋት ጥዋት እማረገው። ሁለቱን ቀን ደሞ ማታ ማታ ነው እማረገው። የአካል እና ሩጫ ሮጣለሁ ወክ አረጋለሁ። ዳምፔል አነሳለሁ። ጂም ቤት አሳልፋለሁ። አዎ በሳምንት ስድስት ቀን የአካል ብቃት እንቅስቃሴ አደርጋለሁ ማለት ነው

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ? ለሚለው ብዙ ጊዜ ወደ ሱቅ ከመሄዴ በፊት ዝርዝሮችን እጽፋለሁ። ምክንያቱም እዛ ሄጄ እንዳረሳ የምፈልገውን ነገሮች በፊት ከቤት ጽፌ ስለመውጣ ብዙ አይጨንቀኝም ቶሎ ነው ምገዛው አዎ ወደ ሱቅ ስሄድ እጽፋለሁ።

ቅጽል ስም አለ ለሚለው አዎ በተወለኩበት ሀገር ቤተሰቦቼ የተሰጠኝ ቅጽል ስም አለ። ከዋናው ስም በተጨማሪ ተደርቦ የሚሰጠኝ ጎረቤት የሚጠሩበት ቅጽል ስም አለ። ጓደኞቼም የሚጠሩበት ቅጽል ስም አለ። እናቴም የምጠራበት ቅጽል ስም አለኝ አዎ። ቅጽል ስም አለኝ

ሰንደል ትለብሳለህ ለሚለው? ኧረ ሰንደል ምርጫዬም ስላልሆነ ብዙ ጊዜ ሰንደልን አለብስም ብዙ ጊዜ ሰፋ ያለ ልብስ ስለሚመቸኝ ብዙ ጊዜ ጠባቦችን ስለማልወድ ሰንደልን አለብስም ሰፋያለ ነገር ስለሚመቸኝ ነው። ሰንደል እማለብስበት ምክንያት ማለት ነው።

ቅማማ ቅመም የበዛበት ምግብ ትወዳለህ? ለሚለው ጥያቄ እኔ ቅማማ ቅመም የበዛበት ምግብ አልወድም። ምክንያቱም ጨጓራ በሽተኛ ጨጓራየ ስለሚያመኝ። ብዙ ጊዜ ቅመማ ቅመም የበዛበት ምግብን አላበዛም። አልጠቀምም ምክንያቱም ጨጓራየን መልሶ ስለሚቀሰቅስብኝ ማለት ነው። ስለዚህ ቅመማ ቅመም የበዛበት ምግብ አልበላም እኔ።

በፊት ላይ ታሳያለህ ለሚለው ጥያቄ? አላሳየም ብዙ ጊዜ ስሜቴን ሲከፋኝ። ወይ ስናደድ እቃ ላይ ነው የማሳየው። እቃ በመስበር ወይ ደግሞ በመጮህ እንጂ ስሜቴን ፊቴ ላይ አላሳይም። ብዙ ጊዜ ማለት ነው።

ስለ ጥበብ ትወዳለህ ለሚለው አዎ። ልጅነቴ ስዕል መሳለን በጣም እወድ ነበረ። በቤተክርስቲያንም ዘማሪ ነበርኩ ጥሩ ድምጽ ነበረኝ። ስዕል ግን በጣም መሳል ስለምወድ አው ስነጥበብን በጣም ነው የምወደው። በጣም ነው የማክብረው። ስዕል ላይ በጣም ጎበዝ ስለሆንኩ አሁንም አንዳንድ ስዕሎችን እሞካክራለሁ። ዘፈንም በቤተክርስቲያንም በዝማሬ በድምጽ አገለግላለሁ። አዎ ስዕልን እና ድምጽም እሞክራለሁ።

የምትወደው ምግብ ምንድነው? ለሚለው ስጋ በጣም እወዳለሁ ስፔሻሊ ጥብስ በጣም ነው የምወደው የበግ የጥብስ በጣም ነው የምወደው የስጋ ተመጋቢ ነኝ ስጋ በጣም ነው የምወደው በተለይ ጥብስ ከሆነ የሸክላ ጥብስ በጣም ነው የምወደው በጣም የምወደው ምግብ ጥብስ ነው ማለት ነው።

የአካባቢው ገበያ እንዴት ነው? ለሚለው አዎ በአካባቢያችን ሁለት ቀን ገበያ አለ መክሰኞና ቅዳሜ ትልቁ ገበያ ቅዳሜ ነው። ሁሉም ከሁሉም ቦታ መጥቶ ሚገበያዩበት ቅዳሜ እለት ነው ትልቁ ገቢያችን ትልቅ ነው በጣም እስከ ሃምሳ ሺህ ሰዎች ይገበያዩበታል ያለው የገበያ ሁኔታ ይህን ይመስላል።

ሽራብ መስፋት ትችላለህ ለሚለው? ሽራብ መስፋት ብዙም አልችልም ግን እቴ ስሰፋ ብዙ ጊዜ አያታለሁ የተማረችውም ኮርስ እሱ ስለሆነ ትሰፋለች። እቴ እኔም አግዛት ነበረ በመቁረጡ በመለካቱ እግዛታለሁ። እና አንዳንዴም እሰፋለሁ ብዙም ባያምርልኝም እሰፋለሁ። አዎ

የምትወደው እንስሳ ምንድነው? ለሚለው እኔ የምወደው እንስሳ ውሻን በጣም ነው የምወደው። በቤቴ ውስጥም አሳድጋለሁ። ውሻ በጣም ታማኝ የቤት አገልጋይ ባለቤቱን ትቶ የማይሄድ ስለሆነ ውሻን በጣም ነው የምወደው። ሁለት ውሾች አሉኝ ቤት ውስጥ ለታማኝነቱ የምወደው በጣም ውሻ ነው ማለት ነው።

ኮፍያ ማድረግ ትወዳለህ ለሚለው? ኮፍያ ማድረግ አልወድም ግን በስራ ቦታ ላይ ሁሌ ሄልሜት አደርጋለሁ ኮፊያ ማድረግ የማልወድበት ምክንያት ሙቀት አልችልም። ፀጉርም ስለሚመልጥ ኮፍያ ማድረግ ኮፍያ ማድረግ አልወድም ክረምት ግን እጠቀማለሁ። ጠበቃ ግን ኮፍያ ማድረግን አልወድም እኔ።

ዝናብ ሲዘንብ ምን ታደርጋለህ ለሚለው ጥያቄ? ዝናብ ሲዘንብ ብዙ ጊዜ እተኛለሁ። ምክንያቱም ዝናብ ሲዘንብ ሙቀት ስላለ ስለሚሞቅ ብዙ ጊዜ ዝናብ ሲዘንብ። ቤት ከሆንኩኝ ማሳለፈው በእንቅልፍ ነው ማለት ነው። ብዙ ጊዜ ማለት ነው።

የዝናብ ውሃ ትሰበስባለህ? ለሚለው ጥያቄ አው የዝናብ ውሃ ዋሽንዳ እንዳደርገን እንሰበስባለን። ምክንያቱም ቤት ውስጥ እንጠቀምበታለን ለጽዳት አገልግሎት እንጠቀምበታለን። እቃ ለማጠብ ለምግብ ዝግጅትም እንጠቀምበታለን። የዝናብ ውሃ በጣም ነው የምናሰባስበው ቤት ውስጥ ግልጋሎት ስለምንጠቀምበት ማለት ነው።

ስራን ትወደዋለህ? የሚለው አዎ ስራዬን በጣም እወደዋለሁ። ወድጄና ፈቅጄም ስለምሰራ ስራዬን በጣም ነው የምወደው ሳምንት ስድስት ቀን ነው ጠዋት የወጣው ማንታም የምገባው ስራዬን በጣም እወደዋለሁ። አሁንም ያለሁበትም ስለምወደው ነው በጣም ጥሩ ደሞዝ ይከፍለኛል ስራዬን በጣም እወደዋለሁ።

የምትወደው መተግበሪያ ምንድነው? ለሚለው እኔ የምወደው መተግበሪያ ዩቲዩብ ነው። ዩቲዩብ በጣም የሚመቸኝ ፕላትፎርም ነው። ምክንያቱም ኢንተርቴይን ያደርገኛል ዞን ኤዱክሽናል የሆኑ። ዌብሳይቶች ያሉት ዩቲዩብ ላይ ስለሆነ ዩቲዩብም በጣም ነው የምጠቀመው። ለመዝናናትም ለትምህርት አገልግሎትም ኮርሶቹንም ለመውሰድ ዩቲዩብን ነው የምጠቀመው። ዩቲዩብም በጣም ነው ብዙ ጊዜ የምጠቀመው እኔ የምወደው

መስታወት ላይ ምን ያህል ጊዜ ታጠፋለህ ለሚለው? እኔ እንኳን ብዙ ጊዜ መስታወት ተጠቃሚ አይደለሁም በዛ ቢባል በቀን አንድ ደቂቃ መስታወት ላይ ማሳለፍ ነው። ብዙ ጊዜ መስታወትን አልጠቀምም። እኔ እንዲሁ ተነስቼ ወደ መስሪያ ቤት እሄዳለሁ እዛ እንገባለሁ እንጂ መስታወት ተጠቀሚ አይደለሁም በዛ ከተባለ አንድ ደቂቃ በቀን እጠቀማለሁ።

በቀን? ምን ያህል ውሃ ትጠጣለህ ለሚለው በቀን ከሁለት ሊተር በላይ እጠጣለሁ አንዳንዴ ሶስት ሌትርም ልጠቀም እችላለሁ ብዙ ጊዜ ግን በቀን ሁለት ሌትር ነው የምጠቀመው። በጠዋት ስነሳ ሁለት ብርጭቆ በንጹህ በቁርስ ሳልበላ እጠቀማለሁ ምሳ ስዓት ነው ብዙ ጊዜ ውሃ የምጠጣው። በቀን ከሁለት ሊትር በላይ ውሃ እጠቀማለው

የስራ አሰራሮችን ትከተላለህ ለሚለው አዎ በእኛ የስራ መስክ ላይ። ዲሲፕሊን ግዴታ ስለሆነ የስራ አሰራሮችን በእቅድና በፕላን ስለምንሰራ። ግዴታ ያስገድደናል የስራ አማራጮችን መከተል ሴፍቲያችን መጠበቅ ስለሚያስፈልገን ግዴታ ነው። በስራችን ላይ የስራ አመራሮችን እከተላለሁ።

ምን አይነት ዳቦ ትወዳለህ? ለሚለው ባህላዊ የስንዴ ዳቦ በጣም ነው የምወደው። ስንዴ ወፍጮ የተፈጭቶ ተቦክቶ የሚሰራውን ዳቦ ነው የምወደው። ብዙ ጊዜ የገዢ ዳቦዎችን አልጠቀምም። እዚህ በቤት የሚዘጋጁ ዳቦዎችን ነው ብዙ ጊዜ የምወደው። የምትጠቀመውም ማለት ነው።

ደብዳቤ መጻፍ ትወዳለህ ለሚለው አዎ ደብዳቤ እጽፋለሁ። ለፍቅረኛዬ ብዙ ጊዜ ደብዳቤ ጽፍላታለሁ። ሩቅ ቦታ ስላለች በደብዳቤ ነው የምንገናኘው ከሷ ጋር። ኔትወርክ የሌለበት ቦታ ስላለች እሷ በደብዳቤ ነው ብዙ ጊዜ ምንጻጻፈው። ምንጻጻፈው አዎ ደብዳቤ በጣም መጻፍ እወዳለሁ።

ሽቶ ትጠቀማለህ ለሚለው? ብዙ ጊዜ ሽቶ የምጠቀመው የተለየ ቦታ እንግድነት ወይ ለሰርግ ስሄድ ሽቶችን እጠቀማለሁ። ብዙ ጊዜ ግን ወደ ስራ ሲሄድ ዶድራንትን ነው የምትጠቀመው። ብዙ ጊዜ ሽቶዎችን የምጠቀመው ወይ ለስብሰባ ወይ ለሰርግ አንዳንድ ቀጠሮች ካሉብኝ እንጂ ብዙ ጊዜ ሽቶን አልጠቀመም።

"አዎንታዊ አስተያየት ተቀብለህ ታውቃለህ ወይ?" ለሚለው ጥያቄ ያው በስራ መስክ ላይ ግዴታ አስተያየቶችን መቀበል ስላለብኝ አዎንታዊ አስተያየቶችን እቀበላለሁ። ለሰዎች ክፍት ነኝ አስተያየት እቀበላለሁ። ለሚደርስብኝ ማንኛውም ትችት መልስ እሰጣለሁ፣ አስታየዮቶችንም እቀበላለሁ ምክንያቱም ስለሚገነቡኝ አዋንታዊ ሆኖ ከተገኙ ከሰዎች አስታየት እንቀበላለሁ አዎ።

የተበላሸ ነገር ማስተካከል ትችላለህ? ለሚለው አዎ የተበላሹ የቤት ውስጥ ኤሌክትሮኒክስ አንዳንድ ሬድዮዎች ሪሞቶች ዲቪዲዮች። አስተካክያለሁ የተበላሹ ነገሮችን በጣም ቤት ውስጥ አስተካክላለሁ። የተቀደደ ነገር ካለ እሰፋለሁ። የተሰበረ ነገር እጠግናለሁ። ብዙ ጊዜ ግን ኤሌክትሮኒክሶችን እጠጋግናለሁ አስተካክላለሁ።

ወደ የትኛው ቦታ ተጉዜ ታቃለህ? ለምለው ያው ጉዞዎችን አረጋለሁ ቫኬሽኖችን እሄዳለሁ ባህርዳር ሄጃለሁ ወንጂ ሄጃለሁ ጎንደርንም ሄጃለሁ ትግራይ መቀሌንም ሄጃለሁ። ብዙ ጊዜ ግን ባህርዳር ነው የተመላለስኩት። ባህርዳርን በጣም እወዳታለሁ። ባህርዳር ብዙ ጊዜ ተጉዣለሁ።

ከቤትህ ወደ ስራ ምን ያህል ይርቃል ለሚለው ጥያቄ? ከቤቴ ሁለስት ታክሲ ርቀት አለ በትንሹ ወደ አራት ኪሎ ሜትር ይሆናል። ደርሶ መልስ ወደ ስምንት ኪሎ ሜትር ማለት ነው። አራት ታክሲ ነው የምጠቀመው በቀን። ከቤቴ ትንሽ ይርቃል።

ማታ በምን ሰዓት ትመገባለህ? ለሚለው ጥያቄ ቀን ስራ ውዬ ወደ ቤት ስገባ በፊት አስራ ሁለት ሰዓት ላይ መክሰስ እበላለሁ። እራቴን ግን የምመገበው ብዙ ጊዜ ማታ ሶስት ሰዓት ነው። ከዛ በፊት ያለውን ሰዓት ወጣ ብዬ ከጓደኞቼ ጋር ተዝናንቼ ከእነሱ ጋር አንድ ሁለት እንልና ማታ እመለሳለሁ ወደ ቤት ከዛ ማታ ሶስት ሰዓት አካባቢ እራቴን እበላለሁ። ምክንያቱም ከዛ በኋላ የምሰራቸው ስራዎች ስላሉ ከዛ በኋላ የምሰራቸው ስራዎች ስላሉ ብዙ ጊዜ ሶስት ሰዓት ነው እራት እምበላ አንዳንዴም እራት ከበላሁ በኋላ ስለሚርበኝ ሌሊት አምስት ሰዓት አካባቢ ልደግም እችላለሁ። ብዙ ጊዜ ግን ማታ እምመገበው ሶስት ሰዓት ነው። ምክንያቱም የስራየ ሁኔታ ስለሚያደክም ብዙ ምግብ መመገብ አለብኝ። ሀይል ለማግኘት ለዚህ ነው ማታ ሁለት ጊዜ እምመገበው ማለት ነው። ማታ እምመገበው ምግብ ደግሞ ቀለል ያሉ ምግቦች ናቸው። ምክንያቱም ማታ ማታ ስንተኛ የማይፈጩ ምግቦችን ከበላን ጨጓራችን ማታ ብዙ ጊዜ ከተኛን በኋላ ስለማይሰራ እንደዛው ተቀምጦ ነው የሚረብሸን። እንቅልፍ አይዘንም። ሆዳችንን ይነፋናል። ስለዚህ ከበድ ያሉ ምግቦች ለምሳሌ እንደ አይነት እንደ ጥብስ፣ ቅቅል አይነት ከበላን ማታ ማታ ቶሎ የመፈጨት ቻንሳቸው ዝቅተኛ ስለሆነ እነዚህ አይመከሩም። ቀለል ቀለል ያሉ ምግቦች ሶፍት የሆኑ ምግቦች እንደ ሞኮሮኒ፣ እንደ ፓስታ፣ እንደ ሩዝ አይነቶችን ማታ ማታ ብንመገብ ቶሎ ስለሚፈጩ የተሳለጠ እንቅልፍ እንድንተኛ ሳንረበሽ እንድንተኛ ያግዘናል። ስለዚህ እኔ ማታ ሶስት ሰዓት ላይ ሁሌ ሞኮረኒ ወይ ፓስታ በእንጀራ ከተገኘ በዳቦ እነዚህ እጠቀማለሁ። እነዚህን እምመገበው ብዙ ጊዜ ምክንያቱም ከላይ ባስቀመጥኩት እነዛ ከበድ ያሉ ምግቦች ስለሆኑ የመፈጨት ቻንሳቸው በቀን ዝቅተኛ በማታ ዝቅተኛ ስለሆነ እንቅልፍን ይረብሸናል። ስለዚህ ቀለል ያሉ ምግቦች እንደ ማታ አብዛህኛውን ጊዜ ፓስታ ነው የምጠቀመው። ፓስታ በዳቦና በእንጀራ በጣም አሪፍ ምግብ ስለሆነ ሶስት ሰዓት ላይ እራቴን እምመገበው ሶስት ሰዓት ላይ ፓስታ በእንጀራ ነው አብዝቼ የምጠቀመው ማለት ነው። አንዳንድ ጊዜ ደግሞ መኮረኒም እንደዚሁ አንዳንዴ ሩዝን እጠቀማለሁ ማለት ነው። ምክንያቱም እንደዚህ አይነት ምግቦች ቀለል ያሉ ምግቦች ስለሆኑ ቶሎ ይፈጫሉ። ስለዚህ አያስቸግሩንም። ጭንቀት አይፈጥሩብንም። እነዚህ ምግቦች ማለት ነው። ስለዚህ የተሳለጠ እንቅልፍ እናገኛለን ማለት ነው። ሶስት ሰዓት እምመገበትም ምክንያት ከዛ በኋላ ትንሽ ቆይቼ ብዙ ጊዜ ቀን የሰራሁትን ነገር ሪፖርት ስለማደርግ ስራ ቶሎም እንዳይረበኝ ለዚህ ነው ብዙ ጊዜ ሶስት ሰዓት የምጠቀመው ማለት ነው። አንዳንዴም ስራ ከሌለህ ግን ብዙ ጊዜ የምጠቀመው ሁለት ሰዓት አካባቢ ነው። ከጓደኞቼ ጋር ከምናምን ጓደኞቼ ጋር ብዙ ጊዜ ከሆንኩኝ አንድ ሰዓትም ሁለት ሰዓትም ልንበላ እንችላለን። ብቻየን ከሆንኩ ግን እኔ ብዙ ጊዜ ሶስት ሰዓት ነው እራቴን እምበላው። ከራበኝ እንደገና አምስት ሰዓት ተነስቼ እደግማለሁ። ብዙ ጊዜ ግን ሶስት ሰዓት ነው። መደበኛ ሰዓቴ ማለት ነው። ሶስት ሰዓት ነው እራት የምበላው የምበላውም ፓስታ ወይ መኮረኒ ወይ ደግሞ ነው። ከእነዚህ ከሶስት ምግቦች አንዱን መርጬ ቤት ውስጥ አበስልና እነዚህን እጠቀማለሁ። ብዙ ጊዜ ግን ፓስታን ነው። ማታ ሶስት ሰዓት ላይ ነው ምግብ የምመገበው ማለት ነው ብዙ ጊዜ

ማታ ማታ ምን አይነት ድምጽ ትሰማለህ ለሚለው? እኔ ብዙ ጊዜ ማታ ማታ መሰማው በቤቱ ውስጥ ከሆነ የቢቢ ድምፆችን እሰማለሁ የበረሮ ድምፆችን እሰማለሁ። ከቤቱ ውጭ ከሆነ ደግሞ የውሾች ድምጽ ውሾች ሲጮሁ ሲረብሹ ሰፈር አንድ ላይ የተሰባሰበው በቃ ሰፈር ሲረብሹ የውሾችን ድምጽ እንሰማለን። አንዳንዴ ብዙ ጊዜ ደግሞ አስፓልት ላይ ከሆነ ደግሞ የመጠጥ ቤት ዘፈኖችን እንሰማለን። የሰዎችንም ድምጽ እንሰማለን ብዙ ጊዜ ግን የበረሮች የቢንቢ ድምጾች። ማብራት ከጠፋ በኋላ እነሱ ስለሚረብሹ የቢንቢ ድምፆችን እንሰማለን የውሻ ድምጽም እንሰማለን። አንድ ውሻ አለን እኛም ቤት ውስጥ ውሻው። ሌባ ወይ ደግሞ አንዳንድ ምናምን ሲሰማ እሱም ይጮሃል። እና አንዳንድ ጊዜ የውሻ ድምጽ ስም አለን። አንዳንድ ጊዜ ደግሞ ከዛ በተረፈ ደግሞ የቆርቆሮ የአጥር ቆርቆሮ እንቅስቃሴ ድምጽ ልንሰማ እንችላለን። ምክንያቱም ክረምት ከሆነ ሄይለኛ ንፋስ ካለ ወይ ደግሞ ሀይለኛ ዝናብ ከዘነበ ቆርቆሮውን በጣም ስለሚቀጠቅጠው ከፍተኛ ድምጽ ያወጣል። አጥራችን ማለትም ንፋስ እና ሀይለኛ ዝናብ የተቀላቀለበት ከሆነ ከፍተኛ ድምጽ ያወጣል። ስለዚህ ክረምት ከሆነ የቆርቆሮ ድምጽ ልንሰማ እንችላለን ማለት ነው። ግን አብዛኛው ጊዜ ወይ ሁሌ በሚባል ደረጃ የምትሰማው የውሻ ድምጽ ነው። ውሻ በተፈጥሮ ለሊት ለሊት እንቅስቃሴ ካየህ ይጮህና ባለቤቱ ቼክ እንዲያደርግ ያደርጋል ስለዚህ ብዙ ጊዜ ውሾች ይጮሃሉ የሆነ ነገር ካዪ ማለት ነው። ስለዚህ ሌሊት ብዙ ጊዜ የውሾች ድምጽን እሰማለሁ ሁሌ የሚባል ደረጃ ማለት ነው። አንዳንድ ጊዜ ደግሞ ቤት ውስጥ ቢንቢ ሊገባ ይችላል ትንኞች ሊገቡ ይችላሉ እነሱም ይረብሻሉ። ግን አብዛኛው ጊዜ ሁሌም የሚባል ደረጃ የምንሰማው የውሻ ድምጽ ነው ማለት ነው። ውሻ በተፈጥሮ ጠባቂ ነው። እና ሌሊት እንፈታዋለን ውሻውን ውሻው ይነሳና ግቢ ይጠብቃል ማለት ነው። ግቢ በሚጠብቅበት ሁኔታ አንዳንድ እንቅስቃሴዎች ካሉ ለምሳሌ ወይ ሌባ ሊገባ ይችላል። ወይ ሌላ ውሻ በሌላ ቦታ ሊገባ ይችላል። ስለዚህ ያለው ያ ውሻው አንደኛ አቅም ካለው ሊባርር ይችላል የጮኸ ማለት ነው። አቅም ከሌለው ግን ያለው አማራጭ መጮህ ነው ባለቤቱ ይቀሰቀስና ያለውን ነገር ያደርጋል ማለት ነው። ስለዚህ ብዙ ጊዜ በአካባቢዬ ወይ ማታ ማታ እኔ የምሰማው ድምጽ አንደኛ የእንስሳት ድምጽ ነው። የእንስሳት ድምጽ ስንል አንደኛ የውሻ ድምጽ ነው ሁለተኛ የድመት ድምጽ ነው። ቤት ውስጥ ከሆነ ደግሞ አንደኛ የትንኝ ድምፆችን ልንሰማ እንችላለን የበረሩ ድምጽም ልንሰማ እንችላለን። በአካባቢያችን ደግሞ መጠጥ ቤት ካለ ሌሊት ማታ ማታ የዘፈን ድምጽ ልንሰማ እንችላለን። የቤተ እምነት ቅዳሴ ወይ ደግሞ በሙስሊም አዛንም እንሰማለን። ግን ብዙ ጊዜ የምንሰማው የእንስሳትን የድመት ወይ የውሻ ድምጽ ነው ማለት ነው